የቴክኖሎጂ ችግር ሲያጋጥመኝ የተለያዩ ድህረ ገጾችን አያለሁ። ለምሳሌ ጎግል ሌላም የቴክኖሎጂ ችግሮች ሲያጋጥሙኝ የተለያዩ ዌብሳይቶችን አያለሁ እነዛን በማየት የቴክኖሎጂ ችግሮችን አቃልላለሁ። የተለያዩ ድህረ ገጾችን በማንበብ እነዛን ችግሮች አቃልላለሁ

ፎቶዎችን የማስቀምጣቸው በትልቅ አልበም አሳጥቤ። በትልቅ አልበም ቤቴ ውስጥ አስቀምጣቸዋለሁ። ከዛ ውጭ የተለያዩ ቦታዎች የፎቶ መደርደሪያዎች አሉ እዛ ላይ አስቀምጣቸዋለሁ። ብዙ አይነት የፎቶ ማስቀመጫዎች አሉኝ አንደኛው አልበም ነው። ሌላ ደግሞ ከእንጨት የተሰራ የፎቶ መደርደሪያዎች አሉኝ። እዛ ላይ አስቀምጣቸ

ማቅረቢያ ማድረግ እችላለሁ የተለያዩ ስራዎችን ስሰራ ማቅረቢያ ማድረግ እችላለሁ ምክንያቱም የራቁ ነገሮችን ቀረብ ለማድረግ ማቅረቢያ ማድረግ እችላለሁ።

እኔ የምወደው ዳቦ የተቀጠቀጠ ቂጣ ዳቦ ነው። ዝም ብሎ ደረቅ ዳቦ ሳይሆን ለምለም ያለ ብዙም ያልበሰለ ብዙም ያልከረረ ዳቦ ይመቸኛል። በባህላችን የእኛ ዳቦ የሚባለው ቂጣ ዳቦ የሚባለውን እወዳለሁ። በማሽን የሚጋገር ሳይሆን በብረት ምጣድ የሚጋገር በውሃ የሚጋገር ዳቦ እወዳለሁ

ከደምበኞቼ ጋር እሰራለሁ ምክንያቱም የኔ ቡዙ ደንቦኞች አሉኝ። ከተለያዩ ሰዎች ጋር በየቀኑ ስራየ ያገናኘኛል ከእነሱ ጋራ ከደንበኞቼ ጋራ እሰራለሁ ምክንያቱም እኔ ህዝቡን ስለማገለግል ህዝቡ ደግሞ የኔ ደንበኛ በመሆኑ ከህዝቡ ጋር ከደንበኞቼ ጋር እሰራለሁ